ቴክኖሎጂ ችግሮችን ለመፍታት በጣም ጠቃሚ ነው ቴክኖሎጂን በየጊዜው ደግሞ ከዘመኑ ጋራ በሚሄድ መልኩ አብሮ መጓዝ ይገባል ቴክኖሎጂን በአግባቡ መጠቀምም ተገቢ ነው። አሁን ዘመናችን የቴክኖሎጂ ዘመን ነው በእያንዳንዱ እንቅስቃሴያችን እና በእያንዳንዱ ስራዎቻችን ላይ ቴክኖሎጂን እንጠቀማለን። ይህንን ቴክኖሎጂም በአግባቡ መጠቀም ካልቻልን ደግሞ ከሌሎቹ ወደኋላ እንቀራለን። ስለዚህ ያለን አማራጭ ካለው ቴክኖሎጂ ጋራ ተዋህደን አብረን መቀጠል ነው። ያሉ ዘመናዊ የሆኑ ቴክኖሎጂዎች በርካታ ናቸው። እንደ ከዚህ በፊቱ ሁሉን ነገር በማኑዋል የምንሰራውና በእጃችን ወይም በእግራችን ወይም ደግሞ እያንዳንዱን ነገር የራሳችንን አይምሮ ብቻ ተጠቅመን የምንሰራቸው ስራዎች አይደሉም። አሁን ዘመኑ ተቀይሯል ይህንን የተቀየረ ዘመን እኛ ቴክኖሎጂውን እያስደገፍን በቴክኖሎጂው እየታገዝን ችሎታዎቻችንን እየገለጥን ስራዎቻችንን እያጠናከርን የምንቀጥልበት ጊዜ ነው። እኔ አዳዲስ ቴክኖሎጂዎችን መማር በጣም ደስ ይለኛል ምክንያቱም ካለው ዘመን ጋራ አብሮ መራመድ ስለምፈልግ። ዘመናዊነቱን እፈልገዋለሁ ዘመናዊነቱ ደግሞ ካለው ቴክኖሎጂ አንፃር በቴክኖሎጂ የታገዘ ስለሆነ ይህንን ቴክኖሎጂ መጠቀም የግድ ይላል። አሁን የኤአይ ዘመን ላይ ደርሰናል የኤአይ ቴክኖሎጂ ቀላል አይደለም። የሰውን አይምሮ ሊተካ በሚችል ደረጃ እየመጣ ነው። ሰው የሰራው ነገር ነገር ግን ሰው ከሚያስበው በላይ በፍጥነት ሊያስብና ስራዎችን በአግባቡ ቶሎ ሊሰራ የሚችል ቴክኖሎጂ ላይ ደርሰናል። ይህንን አሁን የደረሰበትን የቴክኖሎጂ ርቀት አይተን በዛ በሚሄድበት መንገድ ቴክኖሎጂው እየተጓዘ ባለበት መስመር መሄድ ግዴታችን ነው። ለምሳሌ አሁን እየሰራ ነው ያለ ተማሪዎቻችንን ውጤታቸውን የምንሞላበት ሲስተም አለ ይሄ ተማሪዎቻችንን ውጤት የምንሞላበት የቴክኖሎጂ ውጤት። ከዚህ በፊት ከነበረው የተለየ ነው ከዚህ በፊት የምንሰራበት የነበረው ኤክስኤል ይባላል። በኤክስኤል ላይ የምንሰራው ስራ አብዛኛውን ነገር እኛ እየጻፍን እያንዳንዱን ነገር እኛ እየሞላን የምንሰራው ነበር። መደመሩን መቀነሱን እኛ እያቀናነስን የምንሰራው ስራ ነበረ። አሁን ግን ይሄ ነገር ተቀይሯል። አሁን በፍጥነት የተቀየረው ግን እኛ ምንም አይነት እንቅስቃሴዎችን ሳናደርግ ራሱ ደምሮ ራሱ አካፍሎ ራሱ የማለፊያ ነጥቡን ወስኖ ያልፋሉ ወይም አያልፉም ወደ ቀጣይ ይሄዳሉ አይሄዱም የሚለውን ለይቶ እያስቀመጠልን ነው ይሄ በጣም ጠቃሚ ነው። ሪፖርት ለማዘጋጀትም በደቂቃዎች ውስጥ በጣም በርካታ የሆኑ ሪፖርቶችን በአንድ ጊዜ ማዘጋጀት የምንችልበት ቴክኖሎጂ አለ። ይሄ ቴክኖሎጂ በጣም አጋዥ ነው። ጊዜ ቆጣቢ ነው። ጉልበት ቆጣቢ ነው። የኛንም ደግሞ በጣም ረጅም ጊዜ ቁጭ ብለን የምናጠፋውን ጊዜ በአጭር ጊዜ ስለሚያደርገው ለሰውነታችንም ያለን ለአይምሮአችንም የሚኖረን ነገር ጥሩ የሆነና የተሻሻለበት ጊዜ ላይ ደርሰናል። ስለዚህ ቴክኖሎጂን መጠቀም ግድ ነው። አሁን ብዙዎቻችን የቴክኖሎጂ ፍርሃት ያለብን ሰዎች አለን ቴክኖሎጂን የሚፈሩ ሰዎች ለመማር የሚፈሩ ሰዎች ለመስራት የሚፈሩ ሰዎች ለመጀመሪያ ጊዜ ቴክኖሎጂው መጥቶ በሚተዋወቅበት ጊዜ አብዛኛው ተቃዋሚ ይሆናል ምክንያቱም ከዚህ ከለመደው በልምድ ከሚንቀሳቀስበት ራሱ እየደመረ ራሱ እያባዛ ራሱ እያካፈለ ራሱ በእጁ ታይፕ እያደረገ የሚሰራውን ስራ መስራት ይፈልጋል። በዚያ ልክ መቀጠል የሚፈልጉ ሰዎች ስላሉ ቴክኖሎጂን የሚቃወሙ አሉ። ነገር ግን ቴክኖሎጂን እንዲጠቀሙ የቴክኖሎጂ ፍርሃታቸውን እንዲያስወግዱ እንዲያርቁ ማስተማር ያስፈልጋል ስልጠናዎች ያስፈልጋሉ። አንዳንድ ጊዜ ቴክኖሎጂዎች በሚመጡበት ጊዜ የመጡ ቴክኖሎጂዎችን ቀጥታ መጠቀምም ለጉዳት ሊዳርግ ይችላል። ከጥቅሙ ይልቅ ጉዳቱ እንዳያመዝን ደግሞ ለእያንዳንዱ ተጠቃሚ ስልጠናዎችንም መስጠት ይገባል። ስልጠናዎቹ እንደየልምዳቸው ለቴክኖሎጂ እንዳላቸው ርቀትና ቅርበት የስልጠናው መንገድ ሊለያይ ይችል ይሆናል በጣም ቅርብ ለሆኑ ሰዎች በቀላሉ በትንሽ ደቂቃዎች በምንሰጣቸው ስልጠና ሊይዙ ይችላሉ። በትንሽ ደቂቃዎች መያዝ የማይችሉ በጣም ለረጅም ጊዜ የምንደክምባቸውና የምን ብዙ ወጪ የምናወጣባቸው ሰዎች ደግሞ ሊኖሩ ይችላሉ። ከቴክኖሎጂው አንፃር በጣም የራቁ ሰዎች እነዚህን ከቴክኖሎጂ በጣም የራቁ ሰዎችን ወደ ቴክኖሎጂው እንዲመጡ ለማድረግ ከቴክኖሎጂው ጋራ ደግሞ ቅርበት ያላቸውን ሰዎች በደንብ ተዛምደው በደንብ ተያይዘው እንዲቀጥሉ ማድረግ እንችላለን ማለት ነው። በዚህ መልኩ ስራዎቻችንን እየሰራን መቀጠል ይኖርብናል። ቴክኖሎጂ በጣም ወሳኝና የዘመናችን ስራዎቻችንን አቅላይ የሆነ የዘመናችን ግኝት ነውና ልንጠቀምበት ይገባል

ጊዜዬን በአግባቡ አስተዳድራለሁ ብዬ አስባለሁ። ጊዜ ካልተጠቀምንበት ተቀምጦ የሚጠብቀን ነገር አይደለም ቀጠሮ የምንሰጠው እንዲቆየን እንዲጠብቀን እኛ እስክንስተካከል እኛ ስራ እስከምንጀምር ድረስ የምናቆመው እና እንዲጠብቀን የምናደርገው ነገር አይደለም። ስለዚህ ጊዜ በራሱ መንገድ ይሄዳል። ያልፋል ደቂቃዎች ይጠራቀማሉ ሰከንዶቹ ተጠራቅመው ደቂቃን ደቂቃዎች ተጠራቅመው ሰዓትን ሰዓትም ተጠራቅሞ ቀንን ቀናትም ተጠራቅሞ ሳምንታትን ሳምንታትም ተጠራቅሞ ወራትም ወራትም አመታትን አመታትም ሌላ አመትን እየተካ እየተካ ዘመናትን ዘመናት ያልፋሉ ይሄዳሉ ይሄ ጊዜ ሂደቱ ነው። በጊዜ ሂደት ውስጥ የምንፈጠር ሰዎች አለን እኛ በጊዜ ሂደት ውስጥ ያለን ሰዎች ከጊዜው ጋራ አብረን መሄድ ነው። ጊዜውን አብረነው የምንራመድ ከሆነ ጥሩ ስራ እንሰራበታለን ጊዜ ቆሞ የሚጠብቀን ነገር አይደለም። ስለዚህ በእርሱ ላይ አብረን መኖር መስራት ይኖርብናል። ጊዜዬን የማስተዳድረው ከዚህ አንፃር ነው ለእያንዳንዱ ሰው በየቀኑ ሃያ አራት ሰዓት ተመድቧል ይህንን የተመደበውን ሃያ አራት ሰዓት እያንዳንዳችን ምን እያደረግን ነው የምናሳልፈው የሚለውን ራሳችንን መገምገም ይኖርብናል። እኔ ይሄንን ሃያ አራት ሰዓት የተመደበልኝን ምጠቀምበት የራሴ የሆነ የጊዜ አመዳደብና ጊዜህን የማስተዳድርበት መንገድ አለኝ። በመጀመሪያ ደረጃ የጠዋቱን ጊዜ የማሳልፈው ብዙውን በጸሎትና መጽሐፍትን በማንበብ እንደዚሁም ደግሞ የልጆችን ስንቅ ምግባቸውን በማዘጋጀት የማሳልፈው ጊዜ አለ። ይሄ ከሌሊቱ አስራ አንድ ሰዓት ተነስቶ እስከ ጠዋቱ አንድ ሰዓት ድረስ ያለው ጊዜ ነው። ይህንን ጊዜ በዚህ መልኩ አሳልፋለሁ። ጸሎት በማድረግ እግዚአብሔር በሰላም ስላሳደረኝ እግዚአብሔርን ማመሰግንበት ጊዜ ነው። ይህንን አደርጋለሁ ከዚያ ጸሎት እንደጨረስኩ የልጆችን የምግባቸውን ስራ እሰራለሁ። ከዛ የተረፈኝ ጊዜ ካገኘው ደግሞ መጽሐፍትን ሳነብ እቆያለሁ። ከዚያ ልክ አንድ ሰዓት ጀምሮ እስከ አንድ ሰዓት ከሃያ ባለው ጊዜ ውስጥ ልብስ መለባበስና መዘጋጀት ወደ ስራ ለመሄድ እዘጋጃለሁ። ልክ አንድ ሰዓት ተኩል ላይ ሲሆን ቀጥታ የኛን የሚያመላልሰን መኪና አለ ወደ እሱ መኪና እገባለሁ ማለት ነው። ከዚህ ቀጥሎ ያለው እስከ ቀኑ ስድስት ሰዓት ተኩል ድረስ ቢሮ ውስጥ ምሰራው ስራ ነው ማለት ነው። ቢሮ ውስጥ የምሰራው ስራ ከሁለት ሰዓት እስከ ስድስት ሰዓት ተኩል ያለው ነው። ከአንድ ሰዓት ተኩል እስከ ሁለት ሰዓት ያለውን ደግሞ በመኪና ጉዞ ወይም በትራንስፖርት የማሳልፈው ነው ማለት ነው። ከስድስት ሰዓት ተኩል እስከ ስምንት ሰዓት ባለው ጊዜ ውስጥ ደግሞ እንደዚህ አንድ የእረፍት ጊዜ አለ። ይሄ ስድስት ሰዓት ተኩል ተነስተን እስከ ሰባት ሰዓት ባለው መኪና መንገዱን ወይም ትራንስፖርት አገልግሎቱን ተጠቅመን ወደ ቤታችን እንሄዳለን። ልክ ሰባት ሰዓት ሲሆን ከሰባት ሰዓት ጀምረን እስከ ስምንት ሰዓት እስከ ሰባት ሰዓት ተኩል እስከ ሰባት ከሃያ አካባቢ ያለውን ይህንን ሃያ ደቂቃ ምሳ ለመብላት እንጠቀምበታለን። ጾም ካልሆነ ከዚህ ከሰባት ሰዓት ተኩል እስከ እስከ ሰባት ተኩል ያለውን ከሃያ እስከ ተኩል ያለውን ወደ ትራንስፖርት መሄጃ መስመር እንሄድና ልክ ሰባት ሰዓት ተኩል ሲሆን መኪናው ይንቀሳቀሳል። አሁንም ወደ ስራ ቦታ እንሄዳለን ስምንት ሰዓት ላይ እንደርሳለን። ከስምንት ሰዓት እስከ አስራ አንድ ሰዓት ተኩል ደግሞ ሌላኛውን ስራችንን እንጀምራለን ማለት ነው። ሁለተኛውን ዙር ስራ ይሄ በጥቅሉ ስምንት ሰዓት ቢሮ ውስጥ የማሳልፈው ስራ አለ። ከዚያ ውጪ ደግሞ የቀረውን በትራንስፖርት መንገድ ላይ የማሳልፈው ጊዜ አለ። ሌላውን ቤት የማሳልፈው ጊዜ አለ ልክ አስራ አንድ ሰዓት ተኩል ሲሆን አሁንም ወደ ቤታችን እንሄዳለን እስከ አስራ ሁለት ሰዓት ባለው ቤታችን ላይ እንደርሳለን ማለት ነው። ልክ አስራ ሁለት ሰዓት ጀምሮ እስከ አስራ ሁለት ከሃያ ባለው ውስጥ አሁንም ከቤት ከቢሮ እንደመጣን የምንመገበውን ምግብ እንመገባለን። ከዚያ በኋላ ከልጆች ጋራ የተወሰነ እስከ ሶስት ሰዓት ባለው ልጆችን ማስጠናት ከልጆች ጋር መወያየት። መጽሐፍትን ማንበብ። የተለያዩ ጨዋታዎችን መጫወት። ከዚያ ቀጥሎ ልክ አስራ ሁለት ሰዓት እስከ ሶስት ሰዓት ይህን ካደረግን በኋላ ከሶስት ሰዓት ጀምሮ እስከ አስራ አንድ ሰዓት እስከ አስር ሰዓት የሚሆነውን ይሄኛውን ደግሞ ቃሪውን ስምንት ሰዓት ደግሞ በመኝታ አሳልፋለሁ ማለት ነው። ስለዚህ ጊዜዬን በዚህ መልኩ መድቤ በዚህ መልኩ እያስተዳደርኩ እገኛለሁ። የተለያዩ ሶሻል ሚዲያ ላይ የምትጠቀማቸው ፌስቡክ ላይ ትዊተር ላይ ቲክቶክ ላይ ዩቲዩብ ላይ እንደዚህ የማሳልፋቸውና የምሰራቸው ስራዎች አሉ። እነዚህን ስራዎች አብሬ ጎን ለጎን ደግሞ ቢሮ ላይም ስራ በማይኖርበት ጊዜ ቤት ውስጥም ከልጆች ጋራ ሆኜ ጎን ለጎንም የምሰራው ስራ አለ። እንደዚህ አድርጎ ጊዜን ማስተዳደር ይገባል። ጊዜያችንን በአግባቡ ካልተጠቀምንበት ከባድ ነው። ገቢ ምንጫችን ጊዜ ነው ለሰው የተሰጠው ትልቁ ሀብት ጊዜ ነው። ይህንን ጊዜ ደግሞ በአግባቡ መጠቀም በአግባቡ ማስተዳደር ይገባል

እቃዎች የተለያዩ አገልግሎቶችን ሊሰጡ የሚችሉ ናቸው። የተለያየ አገልግሎትም በሚሰጡበት መንገድ በዚህ መቀመጥ አለባቸው ስሪታቸውም የተለያየ ነው። አንዳንዶቹ ከሚሰበር ነገር የተሰሩ አሉ አንዳንዶቹ ጠንካራዎች ናቸው። አንዳንዶቹ ደግሞ በእሳት የመቃጠል እድል ያላቸው በእሳት የሚቃጠሉ ናቸው። ስለዚህ እቃዎች በየተሰሩ እንደየተሰሩበት አላማና እንደሚያገለግሉበት መጠን በአግባቡ መቀመጥ አለባቸው። እቃዎች ላይ ቁጥጥር ማድረግ ማለት እያንዳንዱን እቃ በስርዓት መደርደሩን በስርዓት መቀመጡን በጥራት መቀመጡን ንጽህናው መጠበቁን ማረጋገጥ ነው። የእቃ ቁጥጥር የሚደረገው በዚህ መልኩ ነው። እኔ እቃ ቁጥጥር ላይ የማደርገው እያንዳንዱ እቃዎች የራሳቸው የሆነ መቀመጫ ቦታ አላቸው። እቃዎቹ ከዚያ ከሚቀመጡበት ቦታ ካልተቀመጡ እነዚህ እቃዎች ወዴት ሄዱ ብዬ እጠይቃለሁ። ይሄ የመጀመሪያው እቃዎችን በቦታቸው አለመገኘታቸውን አረጋግጦ እቃዎችን ቁጥጥር ማድረግ ነው። ሁለተኛው መንገድ ደግሞ እቃዎች ጥራታቸው ያልተጠበቀ ንጽህናቸው ያልተጠበቀ የቆሸሹ ትርፍራፊ ምግቦች ያሉባቸው እቃዎች ካሉ በተለይ የመመገቢያ እቃዎች እነዚህን እቃዎችም እንደዚሁ ንጽህናቸው እንዲጠበቅ እንዲታጠቡ በአግባቡ መያዝ እንዳለባቸው ንጽህናቸው እንዲጠበቅ ይህንን ቁጥጥር አደርጋለሁ። ሌላኛው ሁለተኛው ሶስተኛው ደግሞ እቃዎች ያላቸውን ደረጃ ተመልክቼ መሰበር አለመሰበራቸውን የተሰበረ የተቀደደ ወይም የተቃጠለ ነገር መኖር አለመኖሩን አረጋግጣለሁ። ይሄንን በማድረግ እቃዎች በስርዓት መያዛቸውን እና በንጽህና መጠበቃቸውን ይህንን ቁጥራቸውን አለመጉደሉን አረጋግጣለሁ ማለት ነው። በቁጥር ማረጋገጥ ማለት ሌላኛው የቁጥጥር ስልት ነው። ለምሳሌ አስር ብርጭቆዎች ካሉ ከአስሩ ብርጭቆዎች መካከል አንደኛዋ ብርጭቆ ከሌለች ይቺ ብርጭቆ የት ሄደች ብሎ መጠየቅ ያስፈልጋል። ሌሎችንም እንደዚሁ ማለት ነው። በተለይ ደግሞ ለአያያዝ እና ለህፃናት መሆን የሚችሉ መሆን የማይችሉ እቃዎችንም ላይ እንደዚሁ ጥንቃቄ አደርጋለሁ ይህንንም አንድ የቁጥጥር ስልት አድርጌ የምቆጥረው ይሄንን ነው። ለምሳሌ ብርጭቆ ተሰባሪ ነው ከወደቀ ወዲያውኑ ይሰነጣጠቃል ይሄ የተሰነጣጠቀው ነገር ደግሞ ስለታማ ስለሆነ እጅን ይቆርጣል እግርን ይቆርጣል ሌላውንም አካልን ይቆርጣል ተፈናጥሮ ምናልባት ከድንጋይ ጋርም በተጋጨ ጊዜ ተፈናጥሮ ደግሞ አይን ላይ ሁሉ ጉዳት ሊያደርስ ይችላል። ስለዚህ ይሄን ሁሉ ታሳቢ አድርጎ እንደነዚህ ያሉ እቃዎች ልጆች እንዳይደርሱባቸው ልጆች እንዳይዟቸው ጥንቃቄ ማድረግ ያስፈልጋል። ለልጆች ቢወድቅ የማይሰበር ቢወድቅ እነሱን ላይጎዳ የሚችል የማይጎዳ እቃ መያዝ አለባቸው ለእነሱ ተስማሚ የሆነ ከፕላስቲክ የተሰሩ ወይም ከብረት የተሰሩ እቃዎች ናቸው። ከፕላስቲክ የተሰሩ እቃዎች ለመጠጥም ለመግባቸውም የሚመገቡባቸው እቃዎች ቢሆኑ ይመረጣል እነዚህ እቃዎች ከእጃቸውም ቢወድቁ አይሰበሩም። እነዚህ እቃዎች በእነሱ ላይ የሚያደርሱት ምንም አይነት ጉዳት የለም። ስለዚህ እቃዎችን ለህፃናት የሚሆኑና የማይሆኑትንም መለየት ያስፈልጋል። ሌሎቹ ከብረት የተሰሩ እቃዎች እንደዚህ የመሰበር እድል ያላቸውና ስስ የሆኑ እቃዎች አሉ። እንደነዚህ ያሉ እቃዎችም እንዳይወድቁ እንዳይጥሏቸው ጥንቃቄ ማድረግ ይገባል። ከፕላስቲክ የተሰሩ እቃዎች ላይ ደግሞ ከፍተኛ የሆነ ቁጥጥር ማድረግ የሚኖርብን እሳት ወዳለበት አካባቢ ይዘዋቸው እንዳይቀርቡ ነው። እነዚህ የፕላስቲክ እቃዎች ወደ እሳት አካባቢ ከተጠጉ በእሳት የመጨማደድ የመኮፋተር የመስ የመንደድ የመቃጠል እድል አላቸው። ስለዚህ እንዳይቃጠሉ እነዚህን እቃዎች በአግባቡ መያዝ ተገቢ ነው። ወደ ህፃናት ስንሄድ ህፃናት በርካታ እቃዎችን ይሰብራሉ የሚሆነውንም የማይሆነውንም እየያዙ እቃዎች ላይ ስለሚሰብሩ ከህፃናት ሁልጊዜም ቢሆን ማንኛውንም እቃ ከህፃናት ማራቅ ተገቢ ነው። ህፃናት ወደማይደርሱበት አካባቢ ማስቀመጥ እቃዎችን ካስቀመጥን በኋላ በስርዓት መቆለፍ ቁልፉን ከፍተው ህፃናት ስለማይገቡ እቃዎችን አያገኟቸውም። ክፍት የምንተወው ከሆነ ግን እቃዎቹን ከዚህ አውጥተው ይቃዳድዷቸዋል ይሰብሯቸዋል ያቃጥሏቸዋል። እንደዚህ ይጥሏቸዋል ስለዚህ እንደነዚህ ያሉ እቃዎችን ጥልቃቄ ማድረግ ተገቢ ነው። እቃዎችን ቁጥጥር ማድረግ ማለት በዚህ መልኩ ነው። ጥራታቸው እንደተጠበቀ ንጽህናቸው እንደተጠበቀ ከቁጥር ሳይጎድሉ ሳይሰበሩ ሳይሰነጠቁ ሳይቃጠሉ እያንዳንዱን እቃ በሚፈለግበትና በመቀመጥ ባለበት ቦታ እንዲቀመጥ ማድረግ ለአገልግሎት በምንፈልገው ጊዜ ብቻ ከዚያ ከተቀመጠበት ቦታ አውጥተን ተጠቅመን አሁንም መልሰን ንጽህናውን ጠብቀን ከዛው ካገኘንበት ቦታ ላይ ማስቀመጥ ይሄ እቃዎችን በአግባቡ የምንቆጣጠርበት መንገድ ነው

በዓላት በሙሉ ልዩ የሆነ ትውስታ አላቸው እንደ እኔ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የማከብራቸው በርካታ በዓላት አሉ። እነዚህ በዓላት ልዩ ልዩ የሆነ ታሪክ ያላቸው ልዩ አጋጣሚ ያላቸው ልዩ ክስተቶች ናቸው። ደስ የሚሉ ሲያከብሯቸው በጋራ በመተባበር በማህበር ሲያከብሯቸው ከጎረቤት ጋራ ሆኖ ሲያከብሯቸው ደግሞ ደስታቸው ልዩ ነው ልዩ ትውስታን ይጥላሉ እንዲታወሱ ያደርጋቸዋል። ከእነዚህ በዓላት መካከል በመጀመሪያ ደረጃ የምጠቅሰው የልደቱን በዓል ነው። ገና የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ይሄ የመታሰቢያው ነው በየአመቱ ታህሳስ ሃያ ዘጠኝ ቀን ይከበራል። በአራት አመት አንድ ጊዜ ግን ታህሳስ ሃያ ስምንት ቀን ይከበራል። ይሄ የሚሆነው በዘመነ ዮሐንስ ነው። በሌሎች ዘመናት በዘመነ ማቴዎስ በዘመነ ማርቆስ እና በዘመነ ሉቃስ ግን ታህሳስ ሃያ ዘጠኝ ይከበራል። በዘመነ ሉቃስ ጳጉሜን ስድስት ቀን ትሆናለች። ይቺ ጳጉሜ ስድስት በመሆኗ ወደ ዘመነ ዮሐንስ ተሸጋግራ ይህንን ታህሳስ ሃያ ዘጠኝ ይከበር የነበረውን ቀን ታህሳስ ሃያ ስምንት ታደርገዋለች። በዚህ ምክንያት በዓሉ በየአራት አመቱ አንድ ጊዜ በዘመነ ዮሐንስ ታህሳስ ሃያ ስምንት ይከበራል። ይሄ በዓል እዩ ነው ልዩ የሚያሰኘው ደግሞ ሃይማኖታዊ ገጽታው ነው። ሃይማኖታዊ ገጽታው ልዩ የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደበት ከድንግል ማርያም ከእመቤታችን ከቅድስት ድንግል ማርያም የተወለደበት። ስጋን የለበሰበት አካሉን ያየንበት የዳሰስንበት። ይሄ ጊዜ ነው። እንግዲህ ወንጌል የሐዲስ ኪዳንን የሰራልን ራሱ ያስተማረውን ወንጌል ነው። ራሱ ያሳየንን ራሱ የሰራልንን ነው። በሐዲስ ኪዳን የምንቀበለው ስለዚህ ክርስቶስ ወደ ምድር የመጣበት ጊዜ በጣም የሚገርም ነው። ይሄ ጊዜ ልዩ የሚያደርገው ተጣልቶ የነበረን ነገር ያስታረቀበት ነው የጥል ግድግዳ የተገፈፈበት ነው። አዳም ከአምላክነትን ሽቶ ከገነት በተባረረበት ጊዜ የዛን ጊዜ ከልጅ ልጅህ ተወልጄ በመስቀል ተሰቅዬ ሞቼ ተሰቅዬ አድንሃለሁ ብሎት ነበር። ይህንን ቃል ኪዳኑን ለመጠበቅ በታህሳስ ሃያ ዘጠኝ ቀን ተወለደ። የተወለደው ይሄ ጌታ በሰላሳ ሶስት አመቱ ደግሞ በመስቀል ላይ ውሎ ደሙን አፍሶ ስጋውን ቆርሶ ለእኛ ካሳ ሆኖ ቤዛ ሆኖ ቀርቧል። ስለዚህ ይሄ የተወለደበት እለት ልዩ የሚያሰኘው ተጣልተው የነበሩ ሰባት ነገሮች የታረቁበት ነው። የመጀመሪያው ሰውና እግዚአብሔር ነው። ሰው ከእግዚአብሔር ጋራ ተጣልቶ ነበር ሰው አምላክነትን ሽቶ ጸበለስን በልቶ ትዕዛዙን አፍርሶ በነበረበት ጊዜ ከእግዚአብሔር ጋር ስለተጣላ እግዚአብሔር ከገነት አስወጥቶት ነበር። ሁለተኛ መላእክትና ሰው ነው። ሰውና መላእክትም ተጣልተው ነበር ከእግዚአብሔር ጋራ ሰው ስለተጣላ ከእግዚአብሔር ጋራ ለተጣላው ሰው የሚላላከው መልእክተኛ የሚሆነው መልአክ የለውም ነበር። ስለዚህ ከመላእክት ጋርም ጠብ ነበረ ይህንን ጠብም የተፈታበትና የታረቀበት ነው። ሰማይና ምድር ሰማይ ከምድር ጋራ ተጣልታ ነበረ። ሰማያውያን የሆነን ስራ ምድራዊ ላይ ማድረግ የማይቻልበት ደረጃ ተደርሶ ነበር ስለዚህ ይሄ ሰማይና ምድር የታረቁበት ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው መላእክት ያመሰገኑበት ነው። ምስጋና በሰማይ በምድርም የመላ ነው ብለው ያመሰገኑበት ሰማይና ምድርን አንድ ያደረጉበት የተባበሩበት ሰማያውያንና ምድራውያን የታረቁበት የተባበሩበት የልደቱ በዓል ነው። እነዚህ ሰባቱ መስተጻራን የሚባሉትን በዚህ መልኩ ታርቀዋል። እነዚህ በመታረቃቸው ምክንያት ደስ ብሎናል። ይሄ እግዚአብሔር ከአዳም ጋራ የነበረው እርቅ ለእንስሳት ለአራዊት ለሰማይ ለምድር ሁሉ የደስታ ጊዜ ነበር። ለዚያ ነው በአንድ ወቅት ወደ ቋራ አካባቢ የምትገኝ ሚዳቋ እየዘለለች እየዘለለች ታመሰግን ነበር አሉ። ይቺ ታመሰግን የነበረችው ሚዳቋ ምንድነው? ስትለው የነበረ ዮም ተወልደ ቤዛ ኩሉ አለም የአለም ሁሉ መድሃኒት የአለም ሁሉ ቤዛ ክርስቶስ ተወልዷል እያለች ትዘል ነበር። በዚህ ትደሰት የነበረችው ፍጥረት ሁሉ በመወለዱ ደስ ይላቸው ስለነበር ነው። ምክንያቱም አዳም ጌታቸው ነው። ጌታቸው አዳም ከእግዚአብሔር ጋራ ከታረቀ እነሱም የሚያገኙት ደስታ ሰላም ልዩ ስለሆነ ነው። ጌታችን እንኳን ከጌታው ጋራ ታረቀ ብለው በዚህ እንስሳት ሁሉ ሳይቀሩ የተደሰቱበት በዓል ነው። ይሄ በዓል ልዩ ትውስታ አለሁ ሰዎች ከመብል ከመጠጥ ጋራ በማህበር ሆኖ በየጎረቤቱ እየተጠራሩ ከመብላት ከመጠጣት ጋራ ሊያያይዙት ይችላሉ። ግን ይሄ ዋናው ሃይማኖታዊ ምስጢር ነው። መታየት ያለበት። መብልና መጠጥ በማንኛውም ጊዜ ልናደርገው ልናገኘው እንችላለን። ይሄ በዓል ግን ልዩ የሚያደርገው ያንን የምናስብበት ስለሆነ ነው

ከደንበኞች ጋር አገናኛለሁ የሁልጊዜ ስራዬ ነው። ደንበኞች ከእኔ ጋራ ከፍተኛ የሆነ ቁርኝት አላቸው። ምክንያቱም የምሰራው ስራ ከደንበኞች ጋራ የተገናኘ ስለሆነ በየቀኑ ደንበኞችን አገኛለሁ። የሚመጡ ደንበኞች ጉዳዮቻቸውን ይዘው ወይም ደግሞ ለመስተናገድ የሚመጡ አሉ አንዳንዶቹ ቅሬታም ያላቸው ደንበኞች አሉ። በእኛ በምንሰጠው አገልግሎት በተቋማችን ያልረኩ እርካታ የሚፈልጉ ደንበኞች ሊመጡ ይችላሉ። ወይም ደግሞ በምንሰጠው አገልግሎት ላይ ክፍያው ከፍተኛ ከሆነ ስለ ክፍያውም ጉዳያቸውን ይዘው የሚመጡ አሉ። ስለዚህ በየጊዜው ከደንበኞች ጋራ እንገናኛለን። አንድ ጊዜ ደንበኛችን ሊመዘገብ መጣ በምዝገባ ወቅት። እያንዳንዱ ደንበኛ በሚመጣበት ጊዜ ማሟላት የሚገባው ነገር አለ። ይኸውም መታወቂያውን መያዝ የከፈለበትን ደረሰኝ ከነ ኮፒው ወይም ቅጂውን መያዝ ይኖርበታል። ውጤቱም የሚያሳልፈው መሆኑን ማረጋገጥ አለበት። ደንበኛችን በመጣበት ጊዜ የከፈለበትን ደረሰኝ ኮፒ አላደረገውም ስለዚህ ኮፒ አድርጎ እንዲመጣ ጠየቅነው ነገር ግን እሱ ዋናውን እንድንይዘው ፈለገ። ዋናውን ከያዝነው ደግሞ ኦዲት በሚደረግበት ጊዜ ድጋሚ ክፈል ሊባል ይችላል። ስለዚህ ድጋሚ መክፈል ስለሌለበት ኮፒ አድርጎ ቢመጣ ኮፒ የማድረጊያ ጊዜና ኮፒ የሚያደርግበት ገንዘብ ከፍተኛ ወጪ የሚጠይቅ አይደለም። ስለዚህ ኮፒ አድርጎ ቢመጣ አሁን ከከፈለው ገንዘብ በላይ ወደፊት ክፈል ቢባል ከዚያ በላይ ከሚያወጣ ኮፒ አድርጎ ቢመጣ የተሻለ እንደሆነ ነገርነው። እሱ ግን ዋናውን እንዲያዝ ፈለግ። ዋናውን ደግሞ እንደማንይዝ አሳወቅነው። በደንብ አድርገን አስረዳነው በምናስረዳው ጊዜ ገባው። ምክንያቱም አሁን አንተ የከፈልከው ይሄ ሁለት ሺህ ብር ነው። ይሄንን የከፈልከውን ሁለት ሺህ ብር ዋናውን ከያዝነው ኦዲት በሚደረግበት ጊዜ የከፈልክበትን ደረሰኝ አምጣ ስትባል የምታሳያቸው ደረሰኝ የለም የዚያን ጊዜ አልከፈልክም ብለው ሁለት ሺህ ብር ድጋሚ እንድትከፍል ያደርጉሃል። ስለዚህ ሁለት ሺህ ብር ከምትከፍል ይልቅ ይህንን ሁለት ሺህ ብር የከፈልክበትን ደረሰኝ በአስር ብር ኮፒ ብታደርገው ይቀላል። ወደፊት አምጣ ኦዲት ሊደረግ ነው። የከፈልክበትን ደረሰኝ አምጣ ብትባል እንኳን አንተ የከፈልክበትን ይሄ ሁለት ሺህ ብር የከፈልክበት ደረሰኝ አንተ እጅ ላይ ስለሚገኝ በቀላሉ ለእነሱ ሰጥተህ መገላገል ትችላለህ። ሁለት ሺህ ብር ከምትከፍል በኦዲተሮች ተይዘህ የተሻለው አማራጭ በአስር ብር ኮፒ አድርገህ መምጣት ነው አልነው። በዚህ ተስማማ። በዚህ በመስማማቱ ሄዶ ኮፒ አድርጎ አምጥቶ በዚያ ተሰራለት በዚህ ከዚያ ኦዲተሮች ያዙት። የከፈለና ያልከፈለን በሚለዩበት ጊዜ ይሄ ልጅ ከፍለሃል ወይስ አልከፈልክም ተባለ ከፍያለሁ አለ ከከፈልክ ደረሰኝህን አሳየን አሉት። ወስዶ ደረሰኙ ከእጁ ላይ ስለነበር ወስዶ አሳያቸው። በዚያ ጊዜ መክፈሉን አረጋግጠው ምልክት አደረጉለት ሁለት ሺህ ብር ከመክፈል ድኗል። በዚህ ምክንያት ሌሎች ኮፒ ሳያደርጉ ዋናውን እያስያዙ ወይም ደግሞ ዋናውን ኮፒም ሰጥተው በኮፒው ተመዝግበው ዋናውን እጃቸው ላይ ይዘው ያንን በእጃቸው የያዙትን ስለሚጥሉት ብዙዎች ወደ ክፍያ ይሄዳሉ። ድጋሚ እንዲከፍሉ ይታዘዛሉ ነገር ግን ኮፒው ከዚህ ከዋናው ከእኛ ጋራ ስላለ ቢያንስ እነዚህ ኦዲተሮችን እኛ እንሞግትላቸዋለን። ለምንድነው? ድጋሚ የምንከፍል ብለው። ወደ እኛ ደንበኞች ቅሬታ በሚያቀርቡበት ጊዜ የከፈሉበትን ደረሰኝ ኮፒውን ይዘን ከኦዲተሮች ጋራ እንነጋገራለን። ኦዲተሮችም ወደ ባንክ ሄደው ያ ኮፒ የተደረገው ነገር እና ለምዝገባ ፋይል ላይ የተያያዘው የክፍያ ደረሰኝ ትክክለኛ መሆን አለመሆኑን ከባንክ ጋራ አመሳክረው ክፍያው በዚያ መልኩ ድጋሚ እንዳይከፍሉ ይደረጋል። ይሄ ከደንበኞች ጋራ ሁልጊዜ የምናደርገውና ሁልጊዜ የምንሰራው ስራ ነው። ስለዚህ ደንበኞቻችንን በአግባቡ መያዝ ይኖርብናል። አንዳንድ የምናስተላልፍላቸውን መልእክቶች ደንበኞቻችን ከበጎ እንዲይዙት ለተንኮል እነሱን ለማንገላታት ወይም እነሱን ላለማስተናገድ አድርገው ማሰብ የለባቸውም። ሁሉን ነገር ከክፉ አንፃር መመልከት የለብንም። ምክንያቱም በጎ የሆነ ሀሳብ ነው። ይሄኛው ደንበኞቻችንን እንደዚህ አድርጉ ይህንን አድርጉ ይህን አሟሉ የምንላቸው ወደፊት የሚመጣባቸውን ወይም ሊፈጠርባቸው የሚችለውን አላግባብ የሆነ ወጪ ጊዜ ማባከን የተለያዩ ጫናዎችን እንዲቋቋሙ ለማድረግ ነው። ስለዚህ ከደንበኞች ጋራ በአግባቡ እየተመካከሩ ተስማምቶ መስራት ተገቢ ነው

ስራዬ አሁን እየሰራሁት ያለሁበት ስራ አለ ይሄን አሁን እየሰራሁበትን ያለሁትን ስራ የምቀጥልበት የስራ ምኞቴ እኔ መስራት የምፈልገውና የምመኘውን ስራ እስከማገኝ ድረስ ነው የምፈልገው የስራ ምኞቴ የጊዜም የገንዘብም ነጻነትን የሚያስገኘኝን ስራ ነው። አሁን ተቀጥሬ ነው እየሰራሁ ያለው ተቀጥሬ በምሰራበት ሰዓት የሚከፈለኝ ያ የቀጠረኝ ተቋም የሚከፍለኝን የገንዘብ መጠን ያህል ነው ያ የሚከፍለኝ የገንዘብ መጠን ደግሞ ለኔ ያለኝን እውቀቴን ልምዴን ችሎታዬን አቅሜን የትምህርት ዝግጅቴን በሙሉ ይህንን ሁሉ መሰረት ያደረገና ያገናዘበ አይደለም ለኔ ልምድ ለኔ እውቀት ለኔ ችሎታ ለኔ ትምህርት ዝግጅት ይሄ አሁን እየከፈለኝ ያለው ገንዘብ። የሚመጥን አይደለም ምክንያቱም እኔ የተሻለ ገንዘብ ላገኝበት የምችል የራሴ የሆነ እውቀት ያለኝ ሰው ነኝ። ስለዚህ ይህንን ያለኝን እውቀት ልምድና ችሎታ በራሴ ተቋም ራሴ በምሰራው ራሴ በማቋቁመው ራሴ በምገነባው ራሴ ጊዜ ሰጥቼ በምሰራው ተቋም ላይ ማሳለፍ እፈልጋለሁ የስራ ምኞቴ ይሄ ነው። በዚህ ተቀጥሮ በምንሰራበት ጊዜ የፈለግነውን ያህል ጊዜ ብንሰራ ምሳ ሰዓትም እዛው ብንቀመጥ ጠዋትም ቀድመን ብንገባ ማታም አምሽተን ብንሰራ የሚከፈለን ክፍያ እዚህ ግባ የሚባል አይደለም የኑሮአችንን ለመኖር የምንከፍለውን ክፍያ የሚቋቋምልንና የሚሸፍንልን ደረጃ ላይ እየደረሰ አይደለም። አሁን ባለው የኑሮ ውድነት የተቀጥሮ መስራት ከባድና አክሳሪ የሚሆንበት ደረጃ ላይ ነው ያለው። ምክንያቱም የሚከፈለንን ገንዘብ ለትምህርት ክፍያ ለጤና ለምግብ ለውሃ ለመብራት ለዚህ ሁሉ ክፍያዎች ትራንስፖርትን ጨምሮ ለምንከፍላቸው ክፍያዎች ሊሸፍንልን የሚችል አይደለም። ስለዚህ ይህንን ሁሉ ሊሸፍን የሚችል የጊዜም የገንዘብም ነጻነት የሚሰጠኝ አምሽቼ ስሰራም ጠዋት ቀድሜ ስሰራም ሌሊትም ብሰራ ገንዘብ ላገኝበት የምችል ስራ ላይ ብሰማራ ደስ ይለኛል ይህንን ደግሞ ማድረግ የምችል በራሴ ተነሳሽነት ነው። እኔ የራሴን የሆነ ስራ የራሴን የሆነ ገንዘብ የማገኝበትን ስራ መፍጠር እፈልጋለሁ ምኞቴ ይሄ ነው ማሳካት የምፈልገውም ይሄ ነው። ያንን ስራ ለመጀመር ግን የገንዘብ እና የተወሰኑ አንዳንድ ማውጣት የሚገባኝ መግዛት የሚገባኝ ቁሳቁሶች ሊኖሩ ይችላሉ። እነዚህን መግዛት የሚገባኝን ቁሳቁሶች አሁን ተቀጥሬ በምሰራበት ተቋም ከሚከፈለኝ ገንዘብ እንደምንም ቆጥቤ ጥቂት በየጊዜው ጥቂት ጥቂት እየቆጠብኩ ከዚህ በማጠራቅመው ገንዘብ እነዚህን የሚያስፈልጉኝን እቃዎች እዚሁ እያለሁ አሟላለሁ። ከዚያ በኋላ የአመት እረፍት ፈቃድ እወስዳለሁ የአመት እረፍት ፈቃድ ከወሰድኩ በኋላ ይሄን አዲስ እኔ የምጀምረውን ስራ እጀምረዋለሁ። ከዛ ይሄን የምጀምረውን ስራ አንድ ወር ሁለት ወር እየሞከርኩት የተሻለ አሁን መንግስት ቀጥሮ ከሚያሰራኝ የተሻለ ክፍያ የሚያስገኘኝ ሆኖ ካገኘሁት በዛው እቀጥላለሁ። ያ የምጀምረው ቢዝነስ የምጀምረው ሀሳብ የራሴ የምለው ስራ የማያዋጣ ሆኖ ካገኘሁት ደግሞ ወደዚሁ ልቀጥል እችላለሁ። ምክንያቱም አንዳንድ ጊዜ አንዳንድ እንደዚህ የገንዘብ ማምጫ የስራ አይነቶች ወደ ውጭ ስንሄድና ከውጭ ሆነን ስንመለከታቸውና ውስጥ ሆነን ስንገባባቸው የተለያዩ ሊሆኑ ይችላሉ። ውጪ ሆነን ስንመለከታቸው በጣም ትርፍ ያላቸው ብዙ ገንዘብ የሚሰራባቸው ገንዘብ የሚገኝባቸው የጊዜም የሀሳብም የጉልበትም እንደዚህ ሁሉ ነጻነት ያላቸው ቦታዎች ናቸው ብለን እናስባለን። ውስጥ ላይ ገብተን ስናያቸው ደግሞ ከዚያ በተቃራኒ የሚሆኑ አሉ ኪሳራ የሚበዛባቸው የጊዜ ነጻነት የሌላቸው ገንዘብ በአግባቡ የማይሰጡን ገንዘብ የማናገኝባቸው በልተን እንዳናድር ሁሉ የምንሆንባቸው ከዚህ አሁን ተቀጥረን ከምንሰራበትም ተፈናቅለን ወጥተን ጎዳና ላይ የምንወድቅበት ቤት ኪራይ የማንከፍልበት የራሳችንን ወጪ የምግባችንን የውሃ የመብራት የማንሸፍንበት ደረጃ ላይ የሚያደርሱ ስራዎች ሊሆኑ ይችላሉ። ስለዚህ ቀደም ብለን ጥንቃቄ ማድረግ ይህን አሁን እየሰራን ያለንበትን ተቀጥረን እየሰራን ያለንበትን ከመልቀቃችን በፊት እኛ መስራት የምንፈልገውን ስራ በደንብ አድርገን አጥንተን ስራውን ጀምረን ያስቀጥለናል ወይስ አያስቀጥለንም የሚለውን በደንብ ለይተን ጥንቃቄ አድርገን ወደ ስራው መግባት ይገባል። ይህንን ማድረግ ከቻልን ሁላችንም የተመኘነውን ስራ ሰርተን የተሻለ ገንዘብ አግኝተን የተሻለ ህይወት መኖር እንችላለን

የአካል ብቃት እንቅስቃሴ በርካታ አይነት እንቅስቃሴዎች አሉ። በአካል ብቃት እንቅስቃሴ በደስታ በመዝለል በመሮጥ በመፈንጠዝ እንደዚሁም ደግሞ ገመድ በመዝለል በሩጫ በውርዋሮ በዝላይ በመሳሰሉት ሁሉ የአካል ብቃት እንቅስቃሴ ይደረጋል። የአካል ብቃት እንቅስቃሴ በሚደረግበት ጊዜ በመሳሪያ ወይም ያለመሳሪያ መሳሪያ የሚደረግ አለ። ሌሎች ተጠቅመን ተጨማሪ ነገሮችን ተጠቅመን ገመድ ለምሳሌ ገመድ ዝልላይ ብንዘል ገመድ ያስፈልገናል ገመዱን ይዘን እየዘለልን እየዘለልን እንጫወታለን የአካል ብቃት እንቅስቃሴውን እናደርጋለን። ከገመድ ዝላይ በተጨማሪ ደግሞ ሌሎች አካል ብቃት እንቅስቃሴዎች እንደዚሁ መሳሪያ የሚጠይቁ አሉ። ለምሳሌ ፑል አፕ መስራት ብንፈልግ ፑላፕ ላይ አጋዥ የሆነ ከእንጨት ወይም ከብረት የተሰራ ቋሚና አግዳሚ የሆነ ነገር ያስፈልገናል እሱን ይዘን ወደ ላይ ወደ ታች ወደ ላይ ወደ ታች እያልን ጡንቻችንን ለማዳበር እንጠቀምበታለን። ፑሽ አፕ መስራት ብንፈልግ ደግሞ ከዚያ በተቃራኒ ነው እኛ ብቻ በቂ ነን መሬት ላይ ሆነን እጃችንን እና እግራችንን ከመሬት ላይ አስደግፈን በእጃችን ጉልበታችን ሳይታጠፍ እጃችንን ብቻ በማንቀሳቀስ የእጅ ጡንቻን የደረትን አካባቢ ለማሰራት በጣም የሚጠቅም ነው። ሌሎቹም እንደዚሁ እንደየ ስራው ሁኔታ እቃ የሚፈልጉም የማይፈልጉም አሉ። ሩጫም ቢሆን እንደዚሁ ቀላል ነው በራሳችን በምንፈልገው ሜዳ ላይ በምንፈልገው ቦታ ላይ መሮጥ እንችላለን የምናስፈልግ እኛና እኛ ብቻ ነን። በቴኳንዶ ስልጠና ላይ ወይም ቴኳንዶ ደግሞ እንደዚሁ እሱ ላይም እኛውንን የምናስፈልግ የተለየ የሆነ የአካል ብቃት እንቅስቃሴ በምናደርግበት ጊዜ የተለየ ለዛ ለምንሰራበት ስራ ልብስ ያስፈልገናል። እሱን ቱታ በደንብ አድርጎ ማዘጋጀት በአጠቃላይ ግን የአካል የአካል ብቃት እንቅስቃሴ በምናደርግበት ጊዜ ሙሉ ጥንቃቄዎች ያስፈልጋሉ በጣም ጥንቃቄ የሚጠይቅ ነው። የአካል ብቃት እንቅስቃሴ በምናደርግበት ጊዜ በመጀመሪያ ደረጃ ሰውነታችንን ማሟሟቅ ግዴታ ነው። ሰውነታችንን ከማሟሟቃችን በፊት ግን ለዛ ለምንሰራው ስራ ተስማሚ የሆነ ልብስ ያስፈልገናል ሰፊ ልብስ ስስ ልብስ ሊሆን ይችላል። በቀላሉ የሚተጣጠፍ በቀላሉ ስንለብሰው ወይም ስራውንም ስንሰራ ምቾት የሚሰጥ መሆን አለበት። ጫማችንም እንደዚሁ የተስተካከለ በሙሉ አልባሳችን ከላይ የምንለብሰው ቱታም ጫማችንም ሁሉ ነገራችን የተስተካከለ መሆን አለበት። ከዚያ የአካል ብቃት እንቅስቃሴውን በትንሽ ሶምሶማ ወይም ሰውነትን በማሟሟቅ መጀመር ግድ ነው። ሰውነታችን ሳናሟሙቅ ዘለን የምንገባ ከሆነ ስብራት ሊያጋጥመን ይችላል። እንደዚሁ ወለምታም ሊያጋጥም ይችላል። የአካል ብቃት እንቅስቃሴ በተለይ እግር ኳስ ላይ የአካል ብቃት እንቅስቃሴ እንደ መረብ ኳስ ያሉ የመሳሰሉ ዝላይን የሚጠይቁ ሩጫን የሚጠይቁ ስራዎች ላይ በቃ ሰውነትን ማሟሟቅ ግዴታ ነው። ሰውነትህን ሳታማሙቅ ከገባህ የሚደርስብህ ከባድ ነገር ነው በጣም ከባድ እኔ እንደዛ አድርጌ አውቃለሁ ሰውነቴን ሳላማሙቅ ገብቼ እግሬ ወለም ብሎኝ ስብራት አጋጥሞኝ መራመድ ሁሉ አቅቶኝ ነበር። እኔ ጫማዬ ነበር የመሰለኝ ለጊዜው ነገር ግን ሰውነት እንቅስቃሴ በመጀመሪያ ደረጃ ሳላደርግ ዘልዬ መግባቴ ትዝ ያለኝ በኋላ ነው። ስለዚህ የሚያስፈልገን ሙሉ ትጥቃችንን ብቻ ማዘጋጀት ሳይሆን ሰውነትንም አሟሙቆ ወደ ስራ መግባት ተገቢ ነው። ሜዳውን ደግሞ በደንብ አድርጎ መፈተሽም ያስፈልጋል። ጠጠር ያለበት አጥንት የተሰባበር ያለበት ብርጭቆ ስለታማ ነገሮች ደግሞ ሊቆርጡ የሚችሉ ሹል ነገሮች ሁሉ ያሉበት ሊሆን ስለሚችል በመጀመሪያ ደረጃ የምንሰራበትን ሜዳ በአግባቡ ማጽዳት ይገባል። በአግባቡ ካላጸዳነው ይጎዳናል። ሰውነታችን ደግሞ በጣም ለስላሳ ስለሆነ በቀላሉ ይጎዳል። በስለታማም በሹልም ነገሮች በቀላሉ ነው የምንጠቃ። ስለዚህ ይህንን ነገር ማስተካከል ይገባል። የአካል ብቃት እንቅስቃሴ ግን ለጤና በቃ በጣም ተስማሚ ነው። በተለይ ከመተንፈሻ አካላት ጋራ የተለያዩ ህመሞች አሉበት እንደ አስም። እንደ ሳይነስ የመሳሰሉትን እርግፍ አድርጎ ነው የሚያባርራቸው። የአካል ብቃት እንቅስቃሴ በጣም ወሳኝ ነው። ልጆች ሁሉ ከልጅነታቸው ጀምረው ሊለምዱት የሚገባ እንደ ቁርስ እንደ ምሳ ሰው ሊረሳው የማይገባ ስራ ነው ብዬ ነው የማስበው። በጣም ወሳኝ የሆነ ስራ ነው በተለይ የሙቀት የግፊት የስኳር የምናምን እንደእነዚህ ያሉ ህመሞችንም ለማስወገድ በጣም ይጠቅማል። ወፍራም የሆኑ ሰዎች ውፍረታቸውን ለመቀነስም እንደዚሁ በጣም አስፈላጊ ነው። ለዚህ ለዚህ ግን ለእያንዳንዱ ነገር የምንሰራውንም ስራ ለይተን ማወቅ አለብን ለሴት ለወንድ የሚለውንም ማወቅ ይኖርብናል

የምሳ እረፍቴ ከስራ ስመለስ የምትኖረኝ ጥቂት ሰዓት ናት በጣም የምትገርም አጭር የሆነች ጊዜ። በዋናነት ከጠዋቱ አንድ ሰዓት ተኩል ጀምሮ ወደ ቢሮ እንንቀሳቀሳለን ስለዚህ አንድ ሰዓት ተኩል ከዚህ ከቤታችን እንወጣና ወደ ቢሮ ነው የምንሄደው ስለዚህ ከአንድ ሰዓት ተኩል ጀምሮ እስከ ሁለት ሰዓት ያለውን ጊዜ በትራንስፖርት ወይም በመንገድ እናጠፋዋለን። በመንገድ ጉዞ ካጠፋን በኋላ ሁለት ሰዓት ጀምሮ ስራ እንጀምራለን ይሄ የሁል ጊዜ መደበኛ ስራችንን የምንሰራበት ነው። ከሁለት ሰዓት ጀምረን እስከ ስድስት ሰዓት ተኩል ድረስ እዛው ስራ ቦታ ላይ ቢሮ ላይ የምንቆይበት ጊዜ ነው። የምሳ ሰዓት እንግዲህ የሚባለው ከዚህ ከስድስት ሰዓት ተኩል ጀምሮ ያለው ጊዜ ነው። ስድስት ሰዓት ተኩል ጀምሮ ሰርቪሶቹ ይወጣሉ። ሁሉም በየሰፈሩ መኪኖች ያደርሳሉ ስለዚህ ወደ መኖሪያ ቤታችን የሚመልሱ መኪኖች ስድስት ሰዓት ተኩል ጀምሮ ወደየቤታችን ወደ የተሰማሩበት አቅጣጫ ሁሉም ይወስዳሉ። በዚያ ጊዜ ስድስት ሰዓት ተኩል ጀምረን እስከ ሰባት ሰዓት ባለው ድረስ ቤታችን ለመግባት እንሞክራለን ሰባት ሰዓት በቀጥታ ሲሆን ቤታችን ላይ እንደርሳለን። ከዚያ ከሰባት ሰዓት ጀምሮ እስከ ሰባት ከሃያ ባለው ውስጥ የምሳ እረፍት እናደርጋለን ምሳችንን እንመገባለን። በፍጥነት ነው የምንመገበው ምሳችንን በዚህ በሃያ ደቂቃ ውስጥ ተመግበን ተመልሰን ደግሞ ሰባት ተኩል ላይ መኪናው ወደ መስሪያ ቤታችን ወደ ቦታ ስለሚወስደን ደግሞ እንደገና ሰባት ተኩል ላይ ወደ ሰርቪስ እንሄዳለን። ከሰባት ተኩል ጀምሮ እስከ ስምንት ሰዓት ባለው ወደ ቢሮ ይወስደናል። ከስምንት ሰዓት ጀምሮ እስከ አስራ አንድ ተኩል ደግሞ ዋናውን የከሰአቱን ስራ እንሰራና አስራ አንድ ሰዓት ተኩል ሲሆን ወደ ቤታችን እንመጣለን ልክ አስራ ሁለት ሰዓት ምሽት ላይ ወደ ቤታችን እንገባለን። በዚህ ሂደት እንግዲህ የመሳረፍት የሚባለው ከሰባት ሰዓት ከስድስት ሰዓት ተኩል እስከ ሰባት ተኩል ያለው ጊዜ ነው። እስከ ስምንት ሰዓት ነው ነገር ግን አብዛኛው ነገር በጉዞ ስለምናሳልፈው እኛ እንደ ምሳ ሰዓት የምንቆጥራት ይቺን ከሰባት ሰዓት ጀምሮ እስከ ሰባት ከሃያ ያለችውን የሃያ ደቂቃዋን እረፍት ብቻ ነው ምክንያቱም በሷ እረፍት ብቻ ነው። ቤታችን ውስጥ አረፍ ብለን ምሳችንን የምንበላ ከዚያ ውጭ ባለው ጊዜ ግን ሩጫ ያለበት ጊዜ ነው። በጣም የሚገርመው ግን በዚች በአጭር ጊዜ ውስጥ ሰባት ሰዓት ቤታችን ደርሰን ሰባት ሰዓት ተኩል ደግሞ ወደ ቢሮ ለመመለስ የሚሄደውን መኪና ሄደን ለመጠበቅ ስንል የምንሯሯጠው ሩጫ ቀላል አይደለም። በዚህ ሂደት ውስጥ ምሳ አብስሎ መስራትና መብላት አይቻልም። በምንም ተአምር አይደርስም። ሰዓቱ በጣም ጠባብ ነው አጭር ጊዜ ነው ያለችው። በዚች አጭር ጊዜ ውስጥ ሽንኩርት ከትፎ ወጡን አብስሎ እዛላይ መብላት አይቻልም። ስለዚህ የምናደርገው ሁል ጊዜ ጠዋት ላይ ሰርተን እንሄዳለን። ያንን ጠዋት ሰርተን የሄድነውን ነገር ከሰባት ሰዓት እስከ ሰባት ከሃያ ባለው ጊዜ ውስጥ የተሻለ ጊዜ ካገኘን አሙቀን መመገብ ካልሆነ ግን ራሱን ዝም ብሎ መመገብ ነው ከዚህ የተሻለ ምንም አይነት አማራጭ የለንም። ምክንያቱም በጣም የተጣበበች ጊዜ ናት። ሻይ እንኳን ፍልቶ ሻይ ለመጠጣት የምንችልበት ጊዜ የለንም ይሄ በጣም የተጣበበውን ጊዜ በዚህ መልኩ ነው። የምሳ እረፍታችንን የምናሳልፈው እረፍት የሚባል የሚለው ነገር ሊያንስው ይችላል ምክንያቱም በዚች በሃያ ደቂቃ ውስጥ እረፍት ይገኛል ብሎ ማሰብ ከባድ ነው። አብዛኛውን ነገር የምንጨርሰው በጉዞ ነው በጉዞ ለሚያልቅ ጊዜ ግን ይኸው የምሳ እረፍት ተብሎ አብሮ የሚያዝ ነው። እኛ የምሳረፍት ብለን የምንይዛት ግን በዋናነት ይቺን ሃያ ደቂቃዋን ብቻ ነው ቤታችን መጥተን ከቤታችን ካሉ ከልጆቻችን ጋርም ተገናኝተን የምንመለስባት ጊዜ በጣም የሩጫ የተጣበበች ጊዜ ናት። ምሳችንን ሰርተን መብላት በፍጹም በፍጹም የማይታሰብባት አጭር ጊዜ ናት። ስለዚህ ሁል ጊዜ የሁል ጊዜ ስራችን ይሄ ነው። ለዚህ ነው አሁን ከዚህ ከመንግስት ስራና ተቀጥሮ ከመስራት ይልቅ በግል መስራት የተሻለ ነው የሚያሰኘው አንደኛው ይሄ ነው። የእረፍት ነጻነት የጊዜ ነጻነትን ማግኘት ይቻላል። ተቀጥሮ ከተሰራ ግን እራሱ በመደበው ጊዜ ውስጥ መንቀሳቀስ ያስፈልጋል። በእነሱ በመደቡት ጊዜ ውስጥ ስለምንንቀሳቀስ ነው እኛም። እንደዚህ በተጣበበች ጊዜ እየተሯሯጥን የምንሄደው እንጂ በራሳችን ጊዜ የምንወስነው ቢሆን የምሳ ሰዓት እረፍታችን አንድ ሰዓት ነው ካልን። ቁጭ ብለን እቤታችን አንዱን ሰዓት አሳልፈን ከዛ ቡሃላ ወደ ስራችን መሰማራት እንችል ነበር። አሁን ግን ተቀጥረን የምንሰራ ስለሆነ በዚያች ቦታ በዚያች ሰዓት መገኘት ግዴታ ስለሆነ እሱን አክብረን ስለምንንቀሳቀስ የምሳ የእረፍት ጊዚያችን በጣም የተጣበበች አጭር እንድትሆን አድርጓታል